በእጅ የሚሰራ ነገር አደርጋለሁኝ ምናልባትም አንዳንዴ ከቤት ውስጥ የሚሰሩ ነገሮችን ሁሉ በእጅ የምሰራበት አጋጣሚ አለ። አንዳንድ ነገሮች ለምሳሌ ከቤት ውስጥ እ የተበላሹ ነገሮች ካሉ በእጅ የምሰራበት አጋጣሚ አለ። በእጅ የሚሰሩ ጥቃቅን ስራዎችንም አልፎ አልፎ እሰራለሁኝ።

በእጅ መሸመን አላውቅም ምክንያቱም እስካሁን ድረስ እንደዚህ አይነት ልምዱ ኖሮኝ አያውቅም ሰርቼም አላውቅም። እኔ ምናልባትም ብዙ ጊዜ የምጠቀመው በማሽን የተሸመኑ ልብሶችን ነው። እንጂ እኔ በእጅ ሸምኜ አላውቅም እስካሁን ድረስ ማለት ነው።

ልደቴን እስካሁን ድረስ አክብሬ አላውቅም። በማንኛውም አይነት ሁኔታ ልደቴን አክብሬ አላውቅም ምክንያቱም ልደት የማክብር ልምዱ የለኝም። በብዛት በዛ ምክንያት እስካሁን የማከብርበት አጋጣሚም ስለሌለ። ልደት አክብሬ አላውቅም።

ሾራ መስፋት አልችልም። ከዚህ በፊትም ሞክሬው አላውቅም። ምንም አይነት ልምዱም የለኝም። ስለዚህ እችላለሁ ብዬ መናገር ይከብደኛል። ሞክሬው የማላውቀውን ነገር እችላለሁ ማለትም ለኔ አስቸጋሪ ስለሆነ

በቀን ውስጥ ከአንድ ሌትር ውሃ በላይ አልጠጣም። ያንንም እንደው እጠጣለሁ ለማለት ያክል እንጂ ከአንድ ሌትር በላይ ጠጥቼ የማውቅበትን ቀን አላስታውሰውም። ያው እንደሚታወቀው ከ እስከ ሁለት ሌትር ጠጡ እንደሚባል ወይም መጠጣት አግባብ እንደሆነ አውቃለሁኝ።

ወደ ስራ ስሄድ ብዙ ጊዜ ለስራው የሚመቹ ወይም የሚስማሙ ልብሶችን እለብሳለሁኝ። ይሄም እንደ ስራው አይነት ሊወሰን ይችላል። የተለያዩ ስራዎችን እሰራለሁ የምሰራቸውን ስራዎችም የተለያዩ ልብሶችን የሚያስለብሱ ስለሆኑ የተለያዩ ልብሶችን እለብሳለሁ። ብዙ ጊዜ

አሁን ላይ የሰራሁት ያለሁት ስራ አድካሚ ነው የሚባል አይደለም ምክንያቱም ቁጭ ብዬ ኢንተርኔት ላይ የምሰራው ስራ ነው ያለው እና። እነዚህ ስራዎች አድካሚ ናቸው ብዬ አላምንም። እስካሁንም ብዙ የድካም ስሜት የሚያጋልጡ አይነት ስራዎች አይደሉም።

ፎቶዎችን የተለያዩ ቦታዎች አስቀምጣለሁኝ በብዛት ግን በሶፍት ኮፒ የሚቀመጡ ፎቶዎች ነው ያሉኝ እነዚህም ጎግል ፎቶ ላይ ነው በብዛት የማስቀምጠው። እንዲሁም ደግሞ ዋን ድራይቭ የሚባል ቦታ ላይም እንዲሁ የማስቀምጥበት አጋጣሚ ብዙ ነው። በዋናነት ግን ጎግል ፎቶ ላይ ነው የማስቀምጠው።

በእጅ መጻፍ እወዳለሁኝ። ምክንያቱም በእጅ በምጽፍበት ጊዜ የተሻለ ነጻነት አለው። ኮምፒውተር ላይ ከምጽፍ እጅ ላይ በእጅ በእጅ መጽሐፍ እመርጣለሁኝ። ምክንያቱም ፍጥነት አለው በተሻለ እጽፋለሁ ብዬ አስባለሁኝ።

ቃሌን እጠብቃለሁ በእውነቱ ከሆነ ብዙ ጊዜ ቃሌን የመጠበቅ እንኳን ችግር የለብኝም። በጣም ቃሌን አክባሪ ነኝ ብዬ ነው የማምነው በእኔ በኩል። ለምን ቢባል? ከዚህ በፊትም የተለያዩ ጉዳዮችን ለማድረግ ቃል ገብቼ ያደረኩበት ሁኔታ ነው ያለው።

አዲስ ቴክኖሎጂ መማር እፈልጋለሁ እወዳለሁ እ ምክንያቱም በዚህ አዲስ ቴክኖሎጂ አዳዲስ እውቀቶችን አገኛለሁ ብዬ ስለማመን አዳዲስ ነገሮችን የማወቅ ፍላጎት አዳዲስ ቴክኖሎጂ የመማር ፍላጎቱ አለኝ። ብዙ ጊዜ እንዴውም ኢንተርኔት ላይ አዳዲስ የቴክኖሎጂ ውጤቶችን አስሳለሁ።

ማታ ላይ ብዙ ጊዜ ወደ ቤቴ የምገባው ከአንድ ሰዓት እስከ ሁለት ሰዓት ባለው ውስጥ ነው። ምክንያቱም ከዛ በኋላ አስጊ ሁኔታዎች ሊፈጠሩ ስለሚችሉ የማምሸት እድሌ ዝቅተኛ ነው። በተለይ በቅርቡ ባለው የሰላም ሁኔታ ቶሎ የመግባት እድል አለን።

ብዙ ጊዜ ስ ዝናብ በሚዘንብበት ጊዜ ወደ እቤት እገባለሁኝ መተኛት ነው የሚቀናኝ ምክንያቱም ድምጽ ይረብሸኛል። እኔ የዝናብ ድምጽ ብዙ አልወድም። ለስለስ ያለ ካልሆነ በስተቀር ብዙ ጊዜ መተኛት ነው የምወደው። ዝናብ በሚዘንብበት ጊዜ እተኛለሁ

ሽማግሌዎችን በጣም ነው የማከብረው። ምክንያቱም በባህላችን ሽማግሌዎችን ማክበር አንዱ የጥሩ ስብዕና መገለጫ ተደርጎ ነው የሚወሰደው። ስለዚህ ለሽማግሌዎች እንድናከብር ታዘዘን ተመክረን ነው ያደግነው። ብዙ ጊዜ ሽማግሌ እናከብራለን።

የክለውድ ማከማቻ እጠቀማለሁኝ የተለያዩ የክለውድ ማካመቻዎችን መጠቀም እየተጠቀምኩ ነው ያለሁት። ለምሳሌ የጎግል ፎቶ የምትጠቀምበት አለ ጎግል ድራይቭ አለኝ። ሌላው ደግሞ ድሮፕ ቦክስ የሚባለውም እንደዚሁ እየተጠቀምኩ ነው። ሌላኛውም ደግሞ ዋን ድራይቭ እንዲሁ እጠቀማለሁ ማለት ነው

ታሪክ መንገር ብዙም አልወድም ምክንያቱም ብዙውን ጊዜ ታሪክን በመናገር ነገሮች ሚለወጡ ነገር መስሎ ስለማይሰማኝ ታሪክ መንገር አልወድም። ከዛ ይልቅ እንዲያውም ታሪክ ለመስራት ነው ምሞክረው።

ባዶ እግር መራመድ አላውቅም። ምክንያቱም ለረጅም ጊዜ ያለ ጫማ የተራመድኩበት ጊዜ ስለሌለ። ባዶ ግሬን መራመድ አሁን አልችልም። ይሄን ባደርግም እግሬ ጉዳት እንደሚደርስበት ስለማውቅ። መሞከርም አልፈልግም።

በፍጥነት መተየብ ብዙ አልችልም ምክንያቱም ከዚህ ቀደም ለረጅም ጊዜ ጽሁፍ ጽፌ የማውቅበት አጋጣሚ ስለሌለ በፈጠነት መተየብ አልችልም። ወደፊት ግን ለመለማመድ ጥረት እያደረኩ ነው አንድ አስፈላጊ ስኪል ነው ብዬም አምናለሁኝ።

የትንኝ መረብ አልፎ አልፎ እጠቀማለሁ ምክንያቱም እ የሆነ ወቅት ላይ የትንኝ የሚበዛበት ወቅት አለና በዛ ጊዜ የትነኝ መረብ እ መጠቀም ግዴታ ነው። የትንኝ መረቡን ካልተጠቀምኩኝ በቀጥታ ትንኛዋ የምታርፈው ከእኔ ላይ ነው። እና እ በትንኝ መነከስን ስለሚያስከትል ማለት ነው።

ሩዝ እወዳለሁ በተለያየ መልኩ ተዘጋጅቶ እመገባለሁኝ። እና ሩዝ በጣም የምወደው የምግብ አይነት ነው። በጣም ብዙ ጊዜ በተለያየ ያዘገጃጀት አይነት ይዘጋጃል። ከእነዚህም ውስጥ በየአይነት ከሚባል ምግብ ውስጥ አብሮ ይቀርባል ብቻውንም እንዲሁ ይሰራል። በጣም እወደዋለሁ።

በጠዋት ብዙ ጊዜ ከአንድ ሰዓት በኋላ ነው የምነሳው። ምክንያቱም አምሽቸ የመተኛት ልምድ ስላለኝ። ጠዋት ላይ ትንሽ ቆየት ብዬ ነው የምነሳው። ብዙ ጊዜ አልፎ አልፎ ግን የሆነ ቀጠሮ የሚኖረኝ ከሆነ አላርም ቀጥረ ከዛ በፊት ቀድሜ ልንነሳ እችላለሁኝ።

የተለያዩ አገልግሎት ላይ የዋሉ እቃዎችንን እንደገና ጥቅም ላይ አውላለሁኝ። አግባብ ሲሆን አንዳንድ እቃዎችንን በተደጋጋሚ ልጠቀማቸው እችላለሁኝ። እንደገና ለመጠ ለመጠቀም ላይ ሚውሉ እቃዎችን ሁሉ እንደገና እጠቀማለሁ ደጋግሜ

ይቅርታ መጠየቅ ቀላልም ከባድም ነገር ነው እንደሁኔታው ይወሰናል። ማለቴ እንደጠፋው ጥፋት ነው የሚወሰነው። በጣም ቀለል ያለ ጥፋት ከሆነ ይቅርታ መጠየቅ በራሱ ችግር የመያለው አይመስለኝም። ለከባድ ጥፋቶች ሲሆን ግን እንደውም ይቅርታ መጠየቅ የሚያሳቅቅ ሁሉ ሊመስለኝ እየቻለ ነው።